ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥረዋል ሁሉም የየጮሁ ናቸው። ግን ማድረግ የሚችሉት ነገር የለም ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች ሙቀቱ ይበዛል መዘግየቱ ያበሳጨኛል። ለስብሰባዬ ዘግቼ እደርሳለሁ መልእክት መላክ አለብኝ። ትራፍሪክ ከተማው ችግር ነው ትዕግስት ያስፈልጋል። በመጨረሻም ይንቀሳቀሳል ዛሬ ትራፍሪክ። በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ። ፀሀይ በጣም ታቀጥላለች ሙቀቱ ይበዛን መዘግየቱ ያበሳጨኛል ለስብሰባ ዘግይቼ እደርሳለሁ። መልእክት መለክ አለብኝ ትራፍሪክ ከተማው ችግር ነው ትዕግስት ያስፈልጋል በመጨረሻም ይንቀሳቀሳል። ዛሬ ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ይፈጥረዋል። ሁሉ እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሁሉ ሙዚቃ ያዳምጣሉ እኔ ውጪ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል መዘግየቱ ያበሳጨኛል ለስብሰባ ዘግይቼ እደርሳለሁ። መልእክት መላክ አለብኝ ትራፍሪክ ከተማው ችግር ነው። ትንግስት ያስፈልጋል በመጨረሻም ይንቀሳቀሳል። ዛሬ ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጪ እመለከታለሁ። ፀሀይ በጣም ታቀጥላለሽ ሙቀቱ ይበዛል መዘግየቱ ያበሳጨኛል። ስብሰባዬ ዘግቼ እደርሳለሁ መልእክት መላክ አለብኝ ትራፍሪክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም ይንቀሳቀሳል። ዛሬ ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ። ፀሀይ በጣም ታቀጥላለች ሙዚቃው ይበዛል። መዘግየቱ ሙቀቱ ይበዛል መዘግየቱ ያበሳጨኛል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ ትራፍሪክ ከተማው ችግር ነው። ትንሽ ትዕግስት ያስፈነጋል በመጨረሻም ይንቀሳቀሳለን። ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪኖች ረጃጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች ውዱ ሙቀቱ ይበዛት መዘግየቱ ያበሳጨኛል። ለሰብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ ትራፍሪክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም ይንቀሳቀሳል። ዛሬ ትራፍሪክ በጣም ይበዛል ለሰአታት ያክል። አልተንቀሳቀስንም መኪና ረጅም ወረፋ ይፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች እያንዳንዱ ያነጋግራሉ ሌሎችም ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ ፀሀይ በጣም ታቃጥላለች። ሙቀቱ ይበዛል መዘግየቱ ያበሳጨኛል ለስብሰባዬ ዘግይቼ እደርሳለሁ። መልእክት መላክ አለብኝ ትራፍሪክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም ይንቀሳቀሳል። ዛሬ ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም። መኪናዎች ረጃጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች እያንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች። ሙቀቱ ይበዛል መዘግየቱ ያበሳጨኛል። ስብሰባዬ ዘግቻለሁ ዘግይቻለሁ ደርሳለሁ ዘግይቼ እደርሳለሁ። መልእክት መላክ አለብኝ ትራፍሪክ ከተማው ችግር ነው። ትንግስት ያስፈልጋል በመጨረሻም ይንቀሳቀሳል። ዛሬ ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪና ረጃጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጨኛል ለስብሰባዬ ዘግይቼ እደርሳለሁ። መልእክት መላክ አለብኝ ትራፍሪክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም እንቀሳቀሳለን